ሲዘንብ ምን ታደርጋለህ? ለምን እንግዲህ ዝናብ በሚዘንብበት ወቅት ያው ውሃ ሊያስፈልግ ስለሚችል ለተለያየ ነገር ውሃ ልንቀበል ኤችላለን ማለት ነው። ከዛ በተረፈ ደግሞ ምን አልባት የተሰጣ ልብስ ሊኖር ይቺላል። ስለዚህ ልብስ የተሰጣ ልብስ ወደ ቤት ማስገባት ሊኖርብን ይችላል። ወይም ደግሞ የተለያዩ ነገሮች ከቤት ውጭ ያሉ እቃዎች ካሉ ዝናብ ሊያበሰብሳቸው የሚችላቸው ነገሮች ካሉ ወደ ቤት ልናስገባ እንችላለን። ከዛ ውጪ ዝናብ በምዘንብበት ወቅት የተለያዩ ሰብሎች ዝናብ በማግኘት ስለሚለመልሙ ዝናብ ሲዘንብ ሁሉም ደስታ ይሰማዋል ማለት ነው። ከዛ በተረፈ ያው ምናልባት ዝናብ እየዝናብ በዝናብ ሻወር ልንወስድ አቺላለን። ስለዚህ እኔ ከዚህ በፊት ብዙ ጊዜ የማደርገው ዝናብ በምዘንብበት ወቅት ሻወር አወስዳለው። ልብስም አደዚሁ አትባለው ማለት ነው። ስለዚህ ዝናብ በምዘንብበት ወቅት አነዚህን አደርጋለው ማለት ነው አመሰግናለሁ።